ምን ያህል ጊዜ ስብሰባ ታደርጋላችሁ? ብዙ ጊዜ ስብሰባ አናደርጋለን እኔ እንዴት ስብሰባ ታረጊያለሽ ካላችሁኝ። አዳዲስ ነገር በመጣ ቁጥር ስብሰባ እናረጋለን ስብሰባ እምናረግበት ምክንያት። የተለያዩ ሀሳቦችን ለመለዋወጥ እና የተሻለ ስራ ለመስራት ስለምንፈልግ። ብዙ ግዜ ስብሰባ እናደርጋለን። እእእ ሶስቴ አራቴ ስብሰባ እናደርጋለን።

ቡና መፍጨት ታውቃለህ? አዎ አውቃለሁኝ። አንዴት ታውቂያለሽ ካላችሁኝ፤ ቡና በብዙ መንገድ ሊፈጭ ይችላል። የመጀመሪያው በማሽን ነው። በማሽን ሊፈጭ ይችላል፣ ወፍጮ ቤት ሊፈጭ ይችላል። ከዛ በተጨማሪ ደግሞ በባህላዊ ስንመለከተው፤ በሙቀጫ ቡና በሙቀጫ ሊፈጭ ይችላል። እንዴት ነው በሙቀጫ የሚፈጨው ካላችሁ በመውቀጥ ማለት ነው። በመውቀጥ ይፈጫል። ከዛ በእነዚህ መንገዶች ቡና ሊፈጭ ይችላል። በመፍጫ በሙቀጫ ቡና መፍጨት አውቃለሁኝም እችላለሁኝ።

ስለ በልጅነትህ የመኖሪያ ቤት ንገረኝ? እሺ ስለኔ የልጅነቴ መኖሪያ ቤት ስነግራችሁ የመጀመሪያው እ ትንሽ ገጠራማ ቤት ውስጥ ነበርኩኝ። የልጅነት ቤቴን ግን ስነግራችሁ ከቤተሰቦቼ ጋር ነበር ምኖረው። ከቤተሰቦቼ ጋር ስለምኖር ብዙም አላስታውስም ያው ህፃን ስለነበርኩኝ። እና የልጅነት ቤታችን በጣም ታምራለች ውብ ናት። ያው መርሃቤቴ ከተማዋ ከተማዋ ገብተን ነበር የምንኖረው። ስለዚህ የምታምር ቤት እና ትንሽዬ ቤት ነበረችን። እሱን ተከራይተን ነበር። ስለዚህ በልጅነቴ የመኖሪያ ቤት ቆንጂየ እና የሚያምር የመኖሪያ ቤት ነበር።

ስለ ፀጉርህ ተንከባክበህ ትወዳለህ? አዎ ፀጉሬን ነው መንከባከብ እወዳለሁኝ። ለምን ትወጃለሽ? እንዴትስ ወድድሽ ካላችሁኝ። የመጀመሪያው ፀጉሬን የምንከባከበት ምክንያት። ጥሩ ፀጉርና ያማረ ፀጉር እንዲኖረኝ እንዲያድግ። የሚያምር ፀጉር እንዲኖረኝ እንዲያድግልኝ ስለምፈልግ እንዲበዛልኝ ስለምፈልግፀጉሬን እከባከባለሁ። ከዛ በተጨማሪ ደግሞ እንዴት ነው የምትንከባከቢው? ካላችሁኝ የምንከባከበው ቅባት በመቀባት የተለያዩ ነገሮችን። ፀጉሬን በመቀባት ለፀጉሬ የሚያስፈልገውን ነገር በመቀባትና በማድረግ። እነሱም አቡካዶ በመቀባት ቅቤ በመቀባት። ተልቧ ጄል በመቀባት። ሌሎች ሌሎችን በማድረግ። ፀጉሬን ተንከባከባለሁ እወዳለሁኝ ማለት ነው።

ከስራ ሰዓት ቦኋላ ትሰራለህ? እና አዎ ከስራ ሰዓት ቦኃላ የተለያዩ ስራዎችን እሰራለሁ። ምን ትሰራለሽ ከስራ ሰዓት ቦኃላ ካላቹኝ? ከስራ ሰዓት ቦኃላ ምሰሩ ለምሳሌ ከስራ ገብቼ ቤቴ ቁጭ ካልኩኝ ምግብ መስራት ልሆን ይችላል። ቤት ማጽዳት ልሆን ይችላል ልብስ ማጠብ ልሆን ይችላል። ምግብ መስራት ልሆን ይችላል። ራሴን መንከባከብ ጓደኞቼን ማግኘት ወጣ ብዬ ጓደኞቼ ጋር መዝናናት። ቤተ ክርስትያን መሄድ። ከስራ ሰዓት ቦኋላ የምሰራቸው ስራዎች ናቸው። በተጨማሪ ኦንላይን ላይ የሚሰሩ ስራዎች ካሉ? እነሱን ኦንላይን የምሰራበት ከስራ ሰዓት ቦኋላ ስመለስ ነው ኦንላይን ላይ ስራዎችን የምሰራው። ተጨማሪ ስራዎችን ከስራ ሰዓት ቦኋላ እሰራለሁኝ ባገኘሁት አጋጣሚ ማለት ነው። ስለዚህ ከስራ ሰዓት ቦኋላ በደንብ ስራ እሰራለሁኝ።

ምን አይነት ሙዚቃ ትወዳለህ? እኔ ምን አይነት ሙዚቃ ትወጃለሽ ካላችሁኝ ብዙ አይነት ሙዚቃዎች እወዳለሁ ግን የመጀመሪያው በኋላ የሙዚቃዎች ወጣለሁ ባህላዊ ሙዚቃዎች ማለት ብዙ አይነት ባህላዊ ሙዚቃዎች አሉ በሀገራችን በኢትዮጵያ ደግሞ በጣም ብዙ አይነት ባህላዊ ሙዚቃዎች አሉ። እነሱን ሙዚቃዎች እወዳለሁኝ። እነማናቸው ካልን ለምሳሌ ባህላዊ ሙዚቃ እኔ እሱን በጣም ነው የምወደው። ከዛ በተጨማሪ ደግሞ ወደ አማራ ክልል በምንመጣበት ሰዓት ከበሮ በከበሮ ለሰርግ ጊዜ የሚደረጉ ጭፈራዎች አሉ። ከበሮ እየመቱ እየተጨበጨበ በጣም ብዙ ሰው ሆነው ምናምን እሱን ባህላዊ ሙዚቃ እወደዋለሁኝ። ከዛ በተጨማሪ ባህላዊ ሙዚቃ የምወደው የጎጃም፣ ጎንደር እነዚህ ባህላዊ ሙዚቃዎችን እወዳለሁ። ስለዚህ በጣም የምወደው ባህላዊ ሙዚቃ ነው።

የስራ አሰራሮችን ትከተላለህ? አዎ፣ የስራ አሰራሮችን እከተላለሁኝ በደንብ እከተላለሁኝ እንዴት ትከተያለሽ? ለምንስ ትከተያለሽ? ካላችሁኝ ምከተለው የስራ ስራዎችን የምከተለው የስራው ህግና ደንብ ስላለ ያንን የምከተልበት ደግሞ ውጤታማ ለመሆን ጥሩ የስራ ክንውን እንዲኖረኝ የተሻለ ስራ መስራት እንድችል እ የስራ አሰራሮችን እከተላለሁ የተሻለ ስራ ለመስራት ስለምፈልግ ማለት ነው።

ማብሰል ትችላለህ አዎ እችላለሁ። እንዴት? ቻልሽ ካላችሁኝ ብዙ ነገሮችን ማብሰል እችላለሁኝ። ምግብ ማብሰል እችላለሁ። ዳቦ ማብሰል እችላለሁ የተለያዩ ነገሮችን። ማብሰል እችላለሁኝ አዎ እችላለሁ በደንብ።

የምትወደው ቁጥር ስንት ነው? እኔ የምወደው ቁጥር። ለምንስ ወደድሽው ካላችሁኝ ምክንያቴና የምወደው ቁጥር። ቁጥር ሃያ ሰባት ነው። ሃያ ሰባት የወደድኩበት ምክንያት ደግሞ ሀያሰባት የመድኃኒዓለም በዓል ስለሆነ። ነው ከዛ በተጨማሪ ደግሞ። ከሞት የተረፉበት ቀን ስለሆነ ነው። በጣም ታምሜ ታኝቼ በጣም ብዙ ቀን ቆይቼ ምንም ነገር ሳያድነኝ ለሞት ተዳርሼ። ግን ቀን ሀያሰባት የመድኃንያለም በዓል ወይም ጸበል በነካኝ ሰዓት በሽታዬ ከበሽቴ ዳንኩኝ። ደህና ሆንኩኝ ማለት ነው። ስለዚህ የምወደው ቁጥር ሃያ ሰባት ቁጥርን በጣም እወዳታለሁ። ሃያ ሰባት እና ስድስት ስድስት ደግሞ ቅድስት አርሴማ እናታችን ቀን ልደት ስለሆነ ስድስት ቁጥርም እወደዋለሁኝ። እና ደሞ አስራ ሁለት አስራ ሁለት የምወድበት ምክንያት የተወለድኩበት ቀን ስለሆነ ነው። ስለዚህ ሀያሰባት ስድስት አስራ ሁለት ቁጥሮችን እወዳቸዋለሁኝ በጣም

በመስኮት ጎን መቀመጥ ትወዳለህ? አዎ በመስኮት ጎን መቀመጥ እወዳለሁኝ። እንዴት ወደድሽ ካላችሁኝ እና ለምን ወደድሽ ካላችሁኝ? እምወድበት ምክንያት። የመጀመሪያው በመስኮት ዳር እምወደው። ጉዞ እየሄድኩኝ ከሆነ ለምሳሌ በታክሲ ሊሆን ይችላል። በመኪና ሊሆን ይችላል ብዙ መንገድ ርቀት እየተጓዝኩኝ ካለሁኝ መስኮት ዳር መቀመጥ የምወደው። የተሻለ አየር ለማግኘት ንጹህ አየር ለማግኘት ስል ከዛ በተጨማሪ ደግሞ የሚሄድበት ቦታ ከተማዎች የተለያዩ ነገሮችን እየጎበኘሁ እያየሁኝ። ስለሚሄድ። ከዛ በተጨማሪ ደግሞ መግዛት የምፈልጋቸው ነገሮች ቢኖር። መስኮት ዳር ከሆንኩኝ በጣም ቀላል ነገር ስለሆነ። በመስኮት ዳር በመስኮት እገዛለሁኝ ማለት ነው። ከዛ በተጨማሪ አላስፈላጊ ቆሻሻ ነገሮች ቢይዝ በመስኮት ወደዛ መጣል ስለምችል። በመስኮት በመስኮት መስኮት ጎን መቀመጥ በጣም ነው እምወደው። የምወድባቸው ምክንያቶች እነዚህ ናቸው።

በገበያ ዋጋ መደራደር ትችላለህ እንዴ? አዎ ወደምብ መደራደር እችላለሁኝ። እንዴት ትችያለሽ? ካላችሁኝ ገበያ ሂጄ መግዛት የምፈልገው ነገር ቢኖር እነሱ የፈለጋችውን ዋጋ ነው ሊጠሩ የሚችለው የሚችሉት። ስለዚህ የግዴታ እኔ ተደራድሬ አስቀንሼ የተሻለ ዋጋ ሲሆን ነው የምገዛው። ስለዚህ በገበያ ዋጋ በደንብ ነው የምደራደረው። የምደራደርበትም ምክንያት የተሻለ የዋጋ ቅናሽ ለማግኘት ስለምፈልግ። አዎ በደንብ እደራደራለሁ።

በየትኛው ቀን ወደ ገበያ ትሄዳለህ? እ እንግዲህ እኔ በየትኛው ቀን ገበያ ትሄጂአልሽ? ካላችሁኝ እኔ የምሄድባቸው የገበያ ቀናት። የመጀመሪያው ቅዳሜ። ቅዳሜን ከዛ እሮብ። እነዚህ ቀናት ወደ ገበያ እሄዳለሁኝ በነዚህ ቀናት ወደ ገበያ የምሄድበት ምክንያት። በጣም ብዙ ነገሮች በነዚህ ቀናት እ ይገባሉ። በብዛት ማለት ነው። በብዛት ስለሚገቡ እ ለዋጋ አሪፍ ነው የሚሆነው። የተካበ በጣም ብዙ እ ዋጋዎች እ አይሆኑም የሚጠሩት ማለት ዋጋ አይበዛብንም የተሻለ ዋጋ እናገኛለን። ዝቅተኛ በዝቅተኛ እናገኛለን ለምሳሌ ሽንኩርት በሰላሳ በሃያ አምስት ብር እናገኛለን። በሰሞን ቀን ግን ቢሆን ሃምሳ ብር መቶ ብር ከዛ በላይ ሊሆን ስለሚችል በነዚህ በሁለቱ ቀናቶች እሄዳለሁኝ። እ ቅዳሜና እሁድ ማለት ነው።

የምትወደው መክሰስ ምንድነው? እኔ የምወደው መክሰስ ምን ትወጃለሽ ካላችሁኝ የምወደው መክሰስ መክሰስ ቀለል ያለ ነገር ቢሆን ይመረጣል እሱም ቂጣ ፍርፍር ቂጣ ፍርፍር በጣም ነው የምወደው። ከዛ በተጨማሪ ደግሞ ጁስ በዳቦ። እነዚህ መክሰሶች በጣም ነው የምወዳቸው። ከዛ በተጨማሪ ደግሞ የለውዝ ቅቤ በዳቦ ይህንንም በጣም ነው የምወደው። ስለዚህ እነዚህ ምግቦች መክሰስ በጣም እወዳቸዋለሁ። የምወድባቸው ምክንያት ቀለል ያሉ ናቸው ለአሰራርም በጣም ቀለል ነው ፈጣን ነው። ከዛ በተጨማሪ ደግሞ እርጥብ እርጥብ በስመአብ በጣም ነው ምወደው። በቃ መክሰስ ላይ እርጥብ በጣም ወዳለሁኝ እነዚህን ምግቦች።

እጅ መጨባበጥ ትወዳለህ አዎ እጅ መጨባበጥ እወዳለሁኝ። ለምን ወደድሽ ካላችሁኝ የምወድበት ምክንያት። አንደኛ ብርድ በሚሆንበት ሰዓት። ሁለተኛ ሰዎችን መጨበጥ በሚኖርብኝ ሰዓት። መጨባበጥ እወዳለሁኝ። በተለያዩ ምክንያቶች። እጄን መጨባበጥ እወዳለሁ አዎ አወዳለሁኝ።

የምትወደው መጽሐፍ ምንድነው? እኔ የምወደው መጽሐፍ ብዙ ነው፤ ምንድነው የምትወጂ መጽሐፍ? ካላችሁኝ እና ለምን ወደድሽው? ካላችሁኝ የሚጀመርያው ፍቅር እስከ መካብር መጽሐፍም በጣም ነው የምወደው፤ የምወድበትም ምክንያት ውጣ ውረዶችን ስለሚያሳየን ስለ ፍቅር ተብሎ የሚመጡ ነገሮችን ስለሚያሳየን በዚህ በዚህ ሁኔታ ፍቅር እስከ መቃብርን እወደዋለሁኝ ከዛ በተጨማሪ ደግሞ የምወደው መጽሐፍ እመጓ እመጓ የሚለውን መጽሐፍ በጣም እወደዋለሁኝ እመጓም ኬት እሰከ የት ስለ ሀገራዊ ስለ ባህል ስለ ሃይማኖት ስለተለያዩ ነገሮች ስለዛች ሀገር ብዙ ነገሮችን ስለሚያስተምረንና ስለሚነግረን እወደዋለሁ ስለዚህ የምወደው መጽሐፍ እመጓ እና ፍቅር እስከ መቃብርም መጻፍ በጣም እወደዋለሁኝ

መዋቢያ ትጠቀማለህ? አዎ እጠቀማለሁኝ። እንዴት ትጠቀሚያለሽ ካላችሁኝ የመጀመሪያው ሴት ልጅ ነኝ ግዴታ መዋቢያ ያስፈልገኛል። የምትጠቀማቸው መዋቢዎች መጀመሪያው ታጥበን ስንጨርስ የምንቀባው ፊታችንን፣ እጃችንን፣ ገላጅንን ሎሽን ነው። ከዛ በተጨማሪ ደግሞ እነዚህን እጠቀማለሁ። ከዛ ጥፍር ቀለም፣ እነዚህን መዋቢያዎች እጠቀማለሁኝ። ከዛ ደግሞ ኩል እጠቀማለሁኝ። የግዴታ ኩል እጠቀማለሁ። ከዛ በተጨማሪ ደግሞ የፀጉር ማሻየዣ፣ ፀጉር ማሻዣዎች ስናስይዛቸው በጣም የሚያማምሩ የፀጉር ጌጦች አሉ እነሱን ጌጦች በጣም እጠቀማለሁኝ። ማስዋቢያ ስለሆኑ ከዛ በተጨማሪ ጌጣጌጦችን አደርጋለሁ አንገት ላይ ሊሆን ይችላል እጄ ላይ እነዚህን ጌጣጌጦች አደርጋለሁ። ስለዚህ መዋቢያ እጠቀማለሁ።

ምን አይነት ቦርሳ አትጠቀማለህ? እኔ በጣም ብዙ ቦርሳዎች እጠቀማለሁኝ። ለምሳሌ ምን አይነት ቦርሳ አትጠቀሚያለሽ ካላችሁኝ። የመጀመሪያው የእጅ ቦርሳ የእጅ ቦርሳ ማለት በጣም ትንሽ የሚያማምሩና ቆንጆ የሆኑ ወጣ ስንል ልንይዛቸው የምንችል ለአነስተኛ ነገር የሚሆን ለአነስተኛ ነገር የሚያዣ የሚሆኑ የእጅ ቦርሳ እጠቀማለሁ። ከዛ በተጨማሪ ደግሞ የትምህርት ቤት ቦርሳ እጠቀማለሁ እሱ ደግሞ ከፍ ያለ ሆኖ ደብተር የተለያዩ መጽሐፎችን የሚይዝበት እሱን ቦርሳ እጠቀማለሁኝ። ከዛ በተጨማሪ ደግሞ ልብስ ማስቀመጥበት አለ ትልቅዪ ሻንጣ እሱንም ቦርሳ እጠቀማለሁ። ከዛ በተጨማሪ ደግሞ ጉዞ መሄድ ብፈልግ የተለያዩ ቦታዎች መሄድ ብፈልግ አነስ ያለች ቦርሳ አነስ ያለች ቦርሳ ትንሽ ልብሶችም የምይዝባት ጫማም የምይዝባት ቦርሳ እጠቀማለሁኝ። ከዛ በተጨማሪ ደግሞ ስራ በምሰራበት ሰዓት ወገብ ላይ የምትሰራ በጣም ትንሽዬ ቦርሳ ለብር ማያዣ የምትሆን አነስ ያለች ቦርሳ እጠቀማለሁ። ስለዚህ እነዛን እንደነዚ አይነቶችን ቦርሳ እጠቀማለሁ።